የምትወዱት ምግብ ምንድነው ለሚል እኔ እንደ ሀበሻዊነቴ የምወደው ምግብ በጣም ብዙ ነው ይህም ከትንሹ ከሽሮ ወጥ ጀምሮ ማንኛውም እስከ ከፍተኛ እስከ ስጋ ወጥ ድረስ በጣም እወዳለሁ በጣም የምወደው ምንድነው? እኔ የጨጓራ በሽታ እንዳይዘኝ ስለምፈራ ስጋ ነክ ነገሮች ብዙን ጊዜ አላበዛም ነገር ግን ካገኘሁ እበላለሁ። እኔ ግን በጣም የምወደው አትክልት የበዛው ምግቦችን እወዳለሁ እነዚህም ጎመን ሰላጣ ቲማቲም የመሳሰሉ አትክልቶች ያሉበት ምግብ ሲሰራልኝ በጣም ደስ ይለኛል። ዋናው ነገር የምግብ አይነቱ ምንም ይሁን ምን ምግብ አልመርጥም። የምትወደውን ብዬ ከተጠየኩኝ ግን አትክልት ምግቦችን እወዳለሁ። ከዛ በዘለለ ሽሮ እወዳለሁ። ቲማቲም እወዳለሁ። ጎመን ነገሮች እወዳለሁ። ሾርባ እወዳለሁ። ዳቦ እወዳለሁ። ሁሉንም ምግቦች በጣም እወዳለሁ ማለት ነው። ስለዚህ ምግብን መምረጥ ደስ አይልም የተገኘውን መመገብ በጣም አሪፍ ነው። ስለዚህ ማንኛውም ምግብ በደንብ መመገብ አስፈላጊ ነው ለጤና። ጥሩ ነውና የተለያዩ የምግብ አይነቶችን መመገብም እንዲሁ ደስ ይላልና። ይሄም ለህፃናት በተለይ ለህፃናት ህፃናት ንጹህ አእምሮና ደስተኛ ሆኖ እንዲያድጉ ንጹህ አእምሮ እንዲኖራቸው የተመጣጠነ ምግብ መመገብ ያስፈልጋል እኔም የተመጣጠነ ምግብ ባገኝና ስመገብ በጣም ደስ ይለኛል።